የሙዚቃ መሳሪያ መጫወት እችላለሁ። የሙዚቃ መሳሪያ መጫወት ከምችላቸው አንዱ ፒያኖ ወይም በእኛ ሎካል ኪቦርድ ተብሎ ይታወቃል ኪቦርድ መጫወት እችላለው። ኪራር የሚባል ደግሞ ትንሽ ትንሽ እሞክራለሁ የሙዚቃ መሳሪያ የመጫወትም ያስደስተኛል። በተለይ የኪቦርድ የፒያኖ በጣም እጅግ የሚያስደስቱኝ ድምጾች ናቸው።

እምጠብቅባቸው ቦታዎች ላይ ግዴታ መጠበቅ አለብህ ትታገዳለህ ማለት ነው ምናልባት ወሳኝ የሆኑ ነገሮች የምትፈልገው ሰው ጠብቀህ የማግኘት አለብህ በዚህ ምክንያት ላይ ታገዳለህ ማለት ነው። ከዛ ውጪ ግን ጥበቃ እኔ አላስገድደኝም ማለት ነው።

እሚል ትጠቀማለህ አዎ እሚል እጠቀማለሁ ይሄን ሻሌንሺያው ሻሌንሺያው የተባለ ራሱ ለመክፈት ኢሜሌን ተጠቅመኝ ነው የከፈትኩት። ይሄን ብቻ ሳይሆን የተለያየ ፕላትፎርሞች ላይ እሜሌን በመጠቀም ቬሪፋይ የማደርጋቸውን ነገሮችን ቬሪፋይ አደርጋለሁ። ብዙ እሜል አለኝ። እኔ ብዙም ምጠቀማቸው የማህበረሰቡ ማህበረሰብ። ሚዲያዎችም ስላሉ በዛ በኢሜይሌ ነው የምጠቀመው ማለት ነው

ባላዊ ልብስ ትለብሳለህ አዎ ባላዊ ልብስ እለብሳለሁ ባላዊ ልብስ የምለብስበት ጊዜዎች። ባላዊ በዓላት ያሉ ጊዜ ለምሳሌ መስቀል የሚባል በዓል አለ መስቀል ላይ የመስቀል ልብስ አለ የመስቀል ልብስ እለብሳለሁ። እንደዛውም እሬቻ የሚባል የባላዊ በዓል አለ ወይም ፌስቲቫል በዛም ጊዜም የባላዊ ለብሼ። ቦታው እገኛለሁ

የስራ ጊዜ ገደብ አስተካክላለሁ። ምክንያቱም የትኛውም ስራ በየሰአቱ ነው መሰራት ያለበት። ከሰአቱ ውጪ ኦቨር ታይም ከሆነ። የድካም መምጣት አለ የእንቅልፍ ማጣት መምጣት አለ። ስለዚህ የትኛውም ስራ በትክክል እንድሰራ የሰዓቱ መጠበቅ የስራ ጊዜ ገደቡ መጠበቅና መስተካከል አለበት። ስለዚህ አስተካክላለሁም እጠብቃለሁ።

የስራ ጊዜ እንዴት ነው የስራ ጊዜ? ፍሌከሲሰብል ማለት ተለዋዋጭ ተመቺ የሆና የስራ ጊዜ ነው ያለኝ። ለምሳሌ ጠዋት እነሳለሁ ስፖርት እሰራለሁ የአካል እንቅስቃሴ አደርጋለሁ ማለት ነው። ከዛ በኋላ ቁርስ እበላለሁ ቁርስ ከበላሁ በኋላ ወደ ስራ እሄዳለሁ ወደ ስራየ። ስራ ቆይቼ ወደ ምሳ እመለሳለሁ ከምዛ በኋላ ወደ ስራዬ እገባና ማታ ላይ ወደ ቤት እገባለው ማለት ነው። ስራዬን ጨርሼ

መንዳት ትችላለህ? ይላል አዎ እኔ መኪና መንዳት እችላለሁ። መኪና የምነዳበት ጊዜ በጣም ጥንቃቄ አደርጋለሁ። በሶስተኛ ማርሽ ብዙ ጊዜ እሄዳለሁ። አደጋ እንዳላደርስ። በሶስት መቶ ኪሎ ሜትር ፔር ሃወርም መሄድ ያስደስተኛል። በዚህ መልኩ ነው ብዙ ጊዜ መኪና የምነዳው ማለት ነው።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ዝናብ የለም። እኔም የምሰራችው ስራዎች። ጥላማ በሆኑ ቦታዎች ላይ ያተኩራሉ ምክንያቱም በበጋ ጊዜ ፀሀያማ ነው። ፀሀዩ ያቃጥላል ስለዚህ በበጋ ጊዜ ጥላ ስር በመሆን እቤት ውስጥ በመሆን ነው። አንዳንድ ስራ እምሰራው። እና በተጨማሪ ደግሞ ወደ ማታ ላይ አትክልቶቼን ውሃ አጠጣቸዋለሁ።

"ከጎረቤቶችህ ጋር ጥሩ ግንኙነት አለህ?" አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ከጎረቤቶቼ ጋር መስማማት፣ መጫወት ያስደስተኛል። ከዛም አልፎ ከጎረቤቶቻችን ጋር ቡና መጠጣት፣ አብሮ መብላት ያሉ ነገሮች ስለሆኑ እጅግ ከእነሱ ጋር ማኖር ያስደስተኛል።